የስራ ጊዜ ገደብ ታስተካክላለህ ለሚለው አዎ የስራ ጊዜ ማለት ያው ለእያንዳንዷቸው ከሰኞ ጀምሮ እስከ እስከ አርብ ያለውን የጊዜ ግድብ አስተካክላለሁ። በዛ ልክ ያው በሳምንት የምስራቸው ስራዎች። በቤትም ሊሆን ይችላሉ በስራም ሊሆን ይችላሉ። የምስራቸው ለእያንዳንዱ ስራዎች የራሳችሁን ስጠህ ጊዜና ታይም እሰጣቸዋለሁ። ለምሳሌ ስራ ላይ የምሰጣቸው አብዛኞቹ ከጠዋት ገብቼ እስከ ስድስት ሰዓት ያለውን ከስራ ከስራን በኋላ ያው እስከ ስድስት ሰዓት ያለውን የስራ ገደብ እሰጣቸዋለሁ። ከዛ ከኋላ ከሰአት በኋላ ያለውን ግን ቤት የሚሰሩ ስራዎችን ስላሉ ያው ከስምንት ሰዓት ወደዚያ ያሉት ደግሞ የራሳቸው የጊዜ ገደብ እሰጣቸዋለሁ ማለት ነው። ተጨማሪ ሌሎች ስራዎች ከሳምንት በላይ ወር አመት ምናምን የሚወስዱ ስራዎች አሉ ደግሞ እነሱም ደግሞ የራሳቸው የጊዜ ገደብ አስተካክላለሁ ማለት ነው።

ቡና መፍጨት ታውቃለህ የሚለው በእርግጠኛ እኛ ሀገር በብዛት ቡና መፍጨት የሚችሉት ያው ሚስቶች ወይ ደግሞ ሴቶች ናቸው። እኛ ጋር ባሎቻቸው ወንዶች ብዙ ቡና መፍጨት አይችሉም። ግን አሁን አዳዲስ በመጡ አንዳንዶቹ ግን በኤሌክትሪክ የሚሰሩ ከሆነ ያው ሊኖር ይችላል። ግን አብዛኛው ሚስቶች ናቸው የሚሰሩት።

የመንገድህን ስም ታውቃለህ ለሚለው አዎ ማለት የምትጓዝበት የምትሄድበት በየቀኑ የምትጓዝባቸው መንገዶች አጠገብ አውቃለሁ ማለት ከምን አንፃር ነው ከጉደና የስም አሰያየም ነው? ወይ ምናምን ካልሆነ። አልገባኝም። ግን በቃ የኔ የራሴ የምጓዝባቸው መንገዶች ስማቸው ግን አቃቸዋለሁ

ስራዎችን በቅደም ተከተል ታስቀምጣለህ ለሚለው አዎ ማለት የምሰራቸው ስራዎች የራሳቸው ደረጃ አላቸው። ቀላል ስራዎች የሚባሉ መካከለኛ ስራዎች የሚባሉ እንደገና ትልቅ የሚባል ስራዎች አሉ። ያው ትልቅና በጣም ፕሮግራም የሚወጣችባቸው ስራዎች ከሆኑ የራሳቸው የቅደም ተከተል እሰጣቸዋለሁ ለምሳሌ ትልቅ ከሆኑ በሶስት ወር ናቸው ወይ በስድስት ወር ወይ በአመት ናቸው የሚጨርሱ የሚለውን እቅድ ይወጣል። መካከለኛ ከሆኑ ደግሞ በሳምንት ወይ ደግሞ እንደገና ደግሞ በወር ውስጥ የሚጨርሱ ከሆነ እነዛ መካከለኛ ስራዎች ቅደም ተከተል አስቀምጣለሁ። ከዛ በኋላ ደግሞ ያው ትናንሽ የሆኑ የ ስራ ውጪ ከሆነ በቀን ወይ ደግሞ ሶስት ቀን በሳምንት የሚያልቁ ስራዎች ሆኖ እነዚህ ትናንሽ ስራዎች አሉ። እና አብዛኛው ከስራ የተያያዘ ትላልቅ ስራዎች የሪሰርች ፕሮጀክት ምናምን ከሆነ ልክ በአመት የሚያልቅባቸው የጊዜ ሰሌዳ ታወጣለህ። ከዛ ቀደም ደግሞ እንደገና ደግሞ ለማስተማር የምጠቀምባቸው ማተሪያሎች ዝግጅቶች ደግሞ የራሱ ከጊዜ ከስኔ ስራ ጋር የተያያዙ ከሆነ ደግሞ ያው እስከ ሶስት ወር እና እስከ ስድስት ወር እንደየ ኮንቴንቱ ይለያያል። ፕላስ በአንድ ሚስተር ወይ በአንድ ወር የምትሰጣቸው የስራዎች አሉ ቤት ውስጥም የሚኖሩ ለምሳሌ በሳምንት በአንድ ወር ምናምን ብለህ የምታቅዳቸው ስራዎች አሉ። እነሱ የራሳቸው ሰዓትና ደቂቃ በቀደም ተከተል አስቀምጣለሁ ማለት ነው። እና በሶስቱ መልክ ነው የማስቀምጣቸው ማለት ነው። በሳምንት የሚያልቅ በቀን የሚያልቅ እንደገና ደግሞ በወር የሚያልቅ በአመት የሚያልቅ እንደገና ደግሞ በስድስት ወር የሚያልቅ ቅደም ተከተል ብየ አስቀምጣቸዋለው ስራዎቹ ማለት ነው

ማብሰል ትችላለህ ለሚለው ያው ከምግብ አንፃር ነው የማየው ያው ምግብ ስታብስል ትችላለህ የሚለው አዎ እችላለሁ በእርግጥ ቤት ውስጥ ከብዛት። ምግብ እና ሌሎች ነገሮች የምታብሰለው ያው ሚስት ናቸው ወይ ሴቶች ናቸው? ግን ደግሞ አንዳንድ ጊዜ ደግሞ ሚስቶች በማይኖሩበት ሰዓት ወይ ደግሞ ስራ ላይ ሲሆን ወይ ወደ ሌላ ቦታ። ሲጓዙ ደግሞ ያው እንደ አማራጭ ራስህ ወይ እኔ ራሴን ማብሰላቸው ሰአቶች አሉ። ስለዚህ ማብሰል ትችላለህ እንደየምግቡ አይነቱ ነው በርግጥ። አንዳንድ ማብሰል የማይችልባቸው የምግብ አይነቶች ይችላሉ ለምሳሌ። ምስር እንደገና ደግሞ እነዚህ የትሌት ሮጆች ብዙ ሰዓት የሚፈጁ ለማብሰል ብዙ ሰዓት የሚፈጁ ነገሮች ከሆኑ ያስተካክላል። በብዛት ማብሰል የምችላቸው እኔ በእኔ በኩል ያው ፓስታ እና መኮረኒ ሩዝ ናቸው። ቤት ውስጥ ማብሰል የምትችላቸው መግቦችች አይነቶች ማለት ነው

ልብሶቹ በስርዓት የተቀመጡ ናቸው ወይ የሚለው? አዎ የብዙ አይነት ልብሶች ነው ያሉት ያው የ ጀስት ከውስጥ የምናደርግባቸው ልብሶች አሉ ከላይ ጃኬት ሱሪዎች ምናምን አሉ። እነዚህ አንድ ላይ አይደለም መቼስ የሚቀመጡ ስለዚህ እንደየልብሳቸውን አይነት በስርዓት ጅንስ ሱሪ ሪ በራሱ እንደገና ጃኬት የምታጥፈው ራሱ ስታይል ይለያያል። እንደገና ደግሞ ትናንሽ የእነዚህ ጋርመንት ልብሶች ሲሆን ደግሞ በራሳቸው የምታስቀምጣቸው እና ይለያያል ምክንያቱም አንዱን ልብስ ለሌላ ልብስ የሚያበላሸው ክለር የሚያበላሸው ነገሮች ሊኖሩ ስለሚችሉ። ስለዚህ ለየ እንደየራሳቸው ልብሶቻቸው በስርዓት አስቀምጣለሁ ማለት ይሄ ነው። ምክንያቱም አንዱ ለአንዱ እንዳይበላሽ ወይ አንዳንዱ ደግሞ ስታጥፉ ስለሚበላሽ በስርዓት የተቀመጡ ናቸው ብዬ እገምታለሁ። በእኔ እምነት

የቀረ ምግብ ትበላለህ ለሚለው ያው እንደየምግብ አይነቱ ነው በርግጥ። ግን በብዛት የቀረው የቆየ ምግብ ከጤና አኳያ በጣም የራሱ ችግር እንዳለበት አውቃለሁ። ግን እንደየምግብ አይነቱ ሊለያይ ይችላል በብዛት ግን። የቀረና ወይ ደግሞ የቆየ ምግብ እኔ አልብላም ማለት ነው

ደሞዝ በየትኛው ቀን ታገኛለህ የሚለው? የቀን ማለት ይለያያል። በርግጥ አብዛኛው ጊዜ ከሃያ ሰባት ጀምሮ ወደም እስከ ሃያ ስምንት እስከ ሃያ ዘጠኝ አንዳንዴ ደግሞ ጨምሮ። እስከ ቀጣይ ወር ያለው አንድ የቀን አንድ አለ። በብዛት እነዚህ ናቸው የደሞዜ የምናገኛቸው ቀኖች ማለት ነው

የወተት ተዋጽኦ ትወዳለህ? ለሚለው ያው እንግዲህ አዎ ነው ነኝ እኔ መልሴ ማለቴ የብዙ አይነት የወተት ተዋጽኦ አሉ። ግን ያው ከምወዳቸው ሩቅ እርጎ ነው እንጂ። እርጎ እና ማጨባ ሚባሉ ነገሮች አሉ። ከዛ ውጭ ያለው ግን ያው እንደ ቅቤ ከሆነ የወተት ተዋጽኦ አይነት ስለሆነ ከወተ ከወተት ተዋጽኦዎች አንዱ። ቅቤ ስለሆነ በጣም ምጠላው ያው የቅቤ አይነት ነው ቅቤ አልወድም በራሱ ሽታ አለው። ከዛ ደግሞ ያው አለርጂክ አለው። ፕላስ እንደየጫናው ሁሉም ሌላ ሰው የሚወ ሊወድ እሚወደው አለ ግን በብዛት እኔ ከወተት ተዋጽኦ ውጪ የተወስኑ እምወዳቸው እርጎ። እና ያው ከእሱ ጋር ከፈላ እርጎ። ወተቱ ከፈላ በኋላም የሚኖረው ማንጨባ ነገር ነው እምወደው። ከዛ ውጭ ያለው ግን ቅቤ ከሆነ ግን ያስጠላላኝ እኔ ቅቡ አልወድም ማለቴ ነው። በኔ በኩል ማለት ነው

ላፕቶፕ አለህ ለሚለው አሉ አዎ አለኝ የላፕቶፑ አይነት ሊያይ ይችላል። ግን እኔ ያለኝ ላፕቶ ሌኖቮን ነው። ያው አራት ጂቢ እንደገና የራሱ ስቶሬጅ አለው በቴራባይት ያለ። የላፕቶፕ ብራንዱ ደግሞ የሌኖቮኑ ያው እንግዲህ የላብቶፕ ናቸው

አዲስ አመትን እንዴት ታከብራለህ የሚለው ያው እንግዲህ እንደ በአቅም እንደየ ይዞታህ ነው። ሚከበረው አዲስ አመት ያው አዲስ አመት ማለት በእኛ ጋር። ወደ መስከረም አካባቢ የሚከበር በኢትዮጵያ ውስጥ አንፃር። መስከረም አካባቢ ነው ሚከብረው እና እንዴት አከብራለሁ ማለት ያው የሩቅ የቅርቡን ቤተስብ ተሰባስቦ አንድ ላይ ነው። አመቱን በዓሉን ሚከበረው። ስለዚህ የተለየ በዓል ሚያደርገው ያው አዲስ ከአሮጌ አመት። ወደ አዲስ አመት የሚሸጋገር ስለሆነ በዛ አንፃር ነው አዲስ አመት በብዛት ሚከበረው። በጣም በጣም ደስ የሚል አመት ስለሆነ ያው በአዲስ መንፈስ በአዲስ ሀሳብ። ምትቀበለው አመት ስለሆነ ቤተሰቦችም ተመሳሳይ ስሜት ስላላቸው በጣም የተለየ በዓል ሆኖ ነው የሚከብረው። እና አዲስ አመት እንዴት ታከብራለህ? በተሻለ መንገድ ነው ሚከበረው በሚያማምር መንገድ ነው ሚከበረው። ሁሉም ተሰብስቦ ነው ሚያከብረው ማለት ነው